እሺ የህዝብ ማመላለሻ ትጠቀማለህ ወይ? የሚል ነው እንግዲህ የህዝብ ማመላለሻ መጠቀም ብለን ስናስብ መጀመሪያ ደረጃ በአእምሮአችን የሚመጣው ነገር ወይም መመለስ ያለብን ነገር የህዝብ ማመላለሻ ምንድነው? የሚለው ነው የህዝብ ማመላለሻ ማለት እንግዲህ ብዙ ሰዎች በጋራ የሚጠቀሙበት የትራንስፖርት ወይም የመጓጓዣ አይነት ነው። ማለት እንግዲህ ትራንስፖርት ስንጠቀም ለብቻችን ሳይሆን ከእኛ ከማናውቀው ሰው ጋር ወይም ደግሞ በአካባቢያችን በከተማችን ካለ ሰው ጋር አንድ ላይ መጓዝ ማለት ነው። ያ ማለት ምን ጥቅሞች አሉት? ምን ጉዳቶች አሉት? የሚለውን እንግዲህ ዘርዘር አድርገን ማየት ይኖርብናል ማለት ነው። እንግዲህ የህዝብ ማመላለሻ አንድ ሰው ሲጠቀም ከምን ከምን አንፃር ነው የመረጠው የሚለውን ነገር ማሰብ ይኖርብናል ማለት ነው። አንደኛ የህዝብ ማመላለሻ ከዋጋ አንፃር ነው ብዙ ሰው ሊጠቀመው የሚፈልገው በዚ ምክንያት ዋጋው ቅናሽ ነው አንድ ሰው የራሱ የሆነ መጓጓዣ መኪና ከሌለው ያለው እድል ረጅም ርቀት ለመሄድ ካሰበና የእለት ከእለት ኑሮውን ከስራ ወደ ቤት ከቤት ወደ ስራ እያለ እና ሌሎች ጉዳዮችንም ለመፈጸም ሊጠቀምበት የሚችለው አማራጭ የህዝብ ማመላለሻ አዉቶቡሶችን እና እንዲሁም መኪኖችን በመጠቀም ወደ ተፈለገበት አላማ ሊሄድ ይችላል ማለት ነው። አንደኛው መፍትሄ የሚሆነው የህዝብ ማመላለሻ መኪኖችን በመጠቀም ሊሆን ይችላል ማለት ነው ስለዚህ ይሄንን በሚጠቀምበት ሰዓት የኢኮኖሚ ወይም ደግሞ የብሩ ዝቅተኛ ስለሆነ ማጠቀም ይችላል። ሌላኛው አማራጭ ደግሞ አቅርቦት ነው። አቅርቦት ያለው ትንሽ ከሆነ ግዴታ በህዝብ ማመላለሻ ለመጠቀም አንድ ሰው ሊገደድ ይችላል ማለት ነው። በነኝህ በነኝህ ምክንያቶች ሊጠቀም ይችላል። አንድ ሰው የህዝብ ማመላለሻን በብዛት አብዝቶ መጠቀም ይችላል ማለት ነው። ካልሆነ ደግሞ ወይንም ደሞ በተለያዩ ነገሮች ለጤናም